አዎ ታሪክ መናገር እወዳለሁ በተለይ እርግጠኛ ሆኜ የማውቀው ታሪክ ከሆነ። በደንብ ደስ ይለኛል ታሪክ መናገር እወዳለሁ። አሁን በተለይ ስለ አድዋ። አድዋን ታሪክ ስማርም ተምሬያለሁ ከዛ ውጪ መጽሐፎች አምብቤያለሁ። ስለዚህ የአድዋን ታሪክ አሁን መናገር በጣም እወዳለሁ። የማውቀው እርግጠኛ ሆኜ ብጠይቅ ስጠየቅ የምመልስበት ነገር ከሆነ። አዎ ታሪክ መናገር ደስ ይላል ታሪክ እንደ ትውልድ ወደ ትውልድ ማስተላለፍ ደስ ስለሚል። ታሪክን ለማያውቅ ሰው በተለይ መናገር ወዳለሁኝ።

እህል መፍጨት አላውቅበትም የሚፈጭ ካለም ወፍጮ ቤት ነው የምወስደው። በፊት ግን አስታውሳለሁ አያቴ በድንጋይ እና በድንጋይ መካከል አድርጋ ትፈጭ ነበረ። እኔ ግን ፈጭቼ አላውቅም በዚህ ጊዜ ቀርቷል። ቤት ውስጥ እህል መፍጨት እና ሞክሬም አላውቅም። አልዋሽም እህል መፍጨት አላውቅበትም። ያው የሚፈጭ እህል ካለ ወደ ወፍጮ ቤት ወስዶ እዛ ማስፈጨት ነው። ያው ስንዴ ጤፍ ጤፍ ያው ቤት ውስጥ መፍጨት ይከብዳል ደቃቃ ስለሆነ። ስለዚህ ስንዴ ጤፍ ነው ም አብዛኛው ጊዜ ሊፈጭ የሚችለው እሱን ደግሞ ወፍጮ ቤት አለ። አሁን ዘ ዘመናዊነት መቷል እኮ በእጅ የሚሰራ ነገር ጠፍቷል። ስለዚህ ያው ወፍጮ ቤት ነው የማስፈጨው። እህልም መፍጨት አላውቅም።

አይ ምንም የምሸጠው ነገር ስለሌለኝ የሽያጭ ግቦች የሉኝም። ለወደፊቱ ግን ያው ነጋዴን መሆን ካሰብኩኝ። የምሸጠው ነገር ካለኝ ነሽያጭ ግብ ይኖረኛል የሚሸጥ ነገር ሳይኖር የሽያጭ ግብ አይኖርም። አሁን ደግሞ ነጋዴ አይደለሁም የምሸጠው ነገር የለኝም። ምንም ስለዚህ የሽያጭ ግብ የለኝም። ለወደፊቱ የምሸጠው ነገር ሲኖረኝ ግን የሽያጭ ግቦች ይኖሩኛል

አዎ ካገኘሁኝ በደንብ እወዳለሁ እወዳለሁ ነው። ያው አሁን ግን ወንድ ስለሆነ ብዙ አላገኝም እንጂ ወተት ካገኘው እጠጣለሁ። በተለይ የላም ባገኝ ደስ ይለኛል የላም ግን አይገኝም በዚህ ዘመን። እና ማማ ወተት እጠጣለሁ የታሸገ ይሄ በላስቲኩ የታሸገችም ይሁን በካርቶን የታሸገም ይሁን። ወተት ካገኘው እጠጣለሁ በጣም በደስታ ነው የምጠጣው ደስ ይላል እኮ ቀዝቃዛ ነው። ያረጋጋል ለበሽታ የሚጠቅም አለ ለጤንነታችንም ጥሩ ነው ወተት። ይሄ የዱቄቱ ወተት ባይሆን ደስ ይለኛል ይሄ እውነተኛው ታሽጐ የሚሸጠው ወተት አለ። የላም ወተት ካገኘው የላም ወተት የላም ወተት ከሌለ ታሽጎ ሀገር ውስጥ የሚሸጡት ሾላ ማማ የሚባሉ ወተቶች አሉ። እነሱን እጠጣለው በጣም በደስታ ነው ምጠጣው እወዳለሁኝ አዎ። ወተት እጠጣለሁ አዎ እጠጣለሁ።

አዎ ዋይፋይ ይጠቀማለሁ አሁን የምትጠቀመው ዋይፋይ ነው ምክንያቱም ዳታ እጠቀም ነበረ ግን በጣም ተወደደ አሁን በየቀኑ የመቶ ወደ ሁለት መቶ ብር ማውጣት ጀመርኩኝ ሳይታወቀኝ ትንሽ ትንሽ ሲሆን አይታወቅም። እና ሳስበው በጣም አየው አያዋጣም ያው ሶስት መቶ ስልሳ አምስት ቀን መቶ መቶ ሁለትመቶ መቶ ሁለት መቶ እያወጣኝ አዋጣም። ስለዚህ ወይፋ የገዛሁኝ ውድ ነው። እውነት ለመናገር አንዴ ለመግዛት ውድ ነው። አስራ አምስት ሺህ ብር። ግን ያው በቀን የፈደኩትን ያህል ሰዓት በፈለኩት ሰዓት ባንኜ አለቀ አላለቀ ዘጋ አልዘጋ ሳልል ስለምጠቀምበት። አዎ ዋይፋይ ይጠቀማለሁ ደስ ይለኛል በጣም ወድጄዋለሁ። ደግሞ ይሄ የትኛው መሰላችሁ? ኢትዮ ኢትዮ ቴሌ ኮሚኒኬሽን ኮርፖሬሽን የሚሸጠው ዜት ቲ ኢ ፎር ጂ አራት ጂ አራት ጌጋባይት የሆነ ዋይፋይ ነው ያለኝ። እና አዎ ዋይፋይ ይጠቀማል

የምወደው ስፖርት ሩጫ ነው አሥር አሥር ሺህ ሜትር እና አምስት ሺህ ሜትር ምክንያቱም ኦሎምፒክ ላይ የሀገራችንን ሀገራችንን ወርቅ የምታገኘው በሱ ሩጫ ሜዳሊያ የምታገኘው ብትሸነው። ሜዳሊያ የምናገኘው በሩጫ ስለሆነ ሁሉም ላይ ይሳተፍ ይሆናል እኮ ግን አሸንፈን አናውቅም በየትኛውም ሁሉም የምናሸንፈው በሩጫ ነው። አስር ሺህ ሜትር አምስት ሺህ ሜትር እና ማራቶን ስለዚህ የምወደው መሃያው የምወደው ስፖርት እነዚህን ናቸው። እነዚህን ነው የማየው ቁጭ ብዬ ማየት መጨረሻው ላይ አሸንፈን ደስ መሰኘት ስለምፈልግ ማለት ነው። እግር ኳስ አይ ነበር ከዛ ሁሌ መሸነፍ መሸነፍ ስለሆነ ተውኩት አስጠላኝ እሱ ስፖርት። ስለዚህ የምወደው ስፖርት ሩጫ አስር ሺህ ሜትር አምስት ሺህ ሜትር እና ማራቶን ቁጭ ብሎ ለማየት ማለት ነው። የምወደው ስፖርት